የትኛውን በዓል ትወዳለህ? ይላል ያሁኑ ጥያቄያችን እድሉ ስለተሰጠኝ አመሰግናለሁ እኔ የምወደው በዓል ብዙ ጊዜ የጥምቀትንና የመስቀል በዓልን ነው ማለት ነው ለምንድነው ይሄንን ያልኩበት ምክንያት በመስቀል በዓል ሁላችንም ተሰባስበን የመስቀሉን ችቦ እያቃጠልን በችቦ ዳር ለዳር ሆነን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ደግሞ ስለተለያዩ ቅዱስ መላእክቶች ስለሆኑ ስለተከሰቱት ነገሮች ሁሉ ተሰባስበን እናወራለን እንዲሁም ደግሞ ስለእኛ ስለአካባቢያችን ችግር የተለያዩ ጭውውቶችንም ስለምንጫወት ማለት ነው ነገር ግን በሌሎች በዓላቶች ጋር ይሄ ነገር የተለመደ አይደለም ሌላው ቀጣዩ በዓል ደግሞ ጥምቀት ነው በዚህ በዓል ሁላችንም ከየቤታችን በመውጣት ወደ ቤተክርስቲያን ሄደን ከቤተክርስቲያን ታቦተ ህጉን አጅበን ወደ ሆነ ሰፊ ሜዳ ሄደን እዛ አድረን እዛ ዘምረን በዝማሬ በልልታ በጭብጨባ አሳልፈን ነው የምንመለሰው ማለት ነው እና እነዚህ ሁለት በዓላቶች ጋር ነው በዋነኝነት የህዝብ መሰብሰብ እንዲሆን ደግሞ ከብዙ ከተለያዩ ሰዎች ጋር አንድ ላይ ሆነን ጌታችንን መድኃኒታችን ኢየሱስ ክርስቶስ የምናመሰግንበት በዓል ነው ስለዛ እኔ እነዛን ሁለት በዓላቶች በጣም እወዳለሁ ማለት ነው ያው ክርስቲያን እንደመሆን የመጠን ደግሞ እኔ የገናን በዓል እወዳለሁኝ ምክንያቱም በገና በዓል የ የእግዚአብሔር ወደ አለም መጥቶ እኛን ለማዳን ሲል ከእመቤታችን ከቅድስት ድንግል ማርያም ተወልዶ የተወለደበት በዓል ነው ማለት ነው ስለዛ ያንን እወዳለሁ ይሄ ማለት ነው እና ሌላም የተለያዩ በዓላቶች አሉ በአለም ላይ ታዋቂ ያልሆኑ ነገር ግን ደግሞ እዚህ በኢትዮጵያ ውስጥ ታዋቂ የሆኑ በዓላቶች አሉ ማለት ነው እና እነዛን በዓላቶች ይከተቱበታል እንዴት ዘጠኝ አመሰግናለሁ

ለስራ ትጓዛለህ ይላል ያሁኑ ጥያቄያችን? እሺ እድሉ ስለተሰጠኝ በድጋሚ አመሰግናለሁኝ። ብዙ ጊዜ ለስራ ከከተማ ውጪ ወደ ተለያዩ ቦታዎች እሄዳለሁኝ አብዛኛውን ጊዜ ወደ ገጠራማ አካባቢዎች እጕዛለሁኝ። እዛ ገጠራማ አካባቢዎች ጋር በምጕዝበት ሰዓት የተለያዩ ነገሮች ያጋጥሙኛል ለምሳሌ ከፍተኛ የሆነ የሰዎች ፍቅር ወይንም ደግሞ አዝናኝ የሆነ መንገዶች በተፈጥሮ ውበት የታጀበ መንገድ ይጠብቀኛል ማለት ነው። እና በዚህ መንገድ በምጓዝበት ወቅት በጣም ነው እኔ ውስጤ በጣም በመንፈሴ ይረካል በስነቦናም በአእምሮአዊም እርካታ አገኛለሁኝ ማለት ነው። እና እኔ ብዙ ጊዜ እንደዚህ አይነት መንገዶችን መጓዝ በጣም ያስደስተኛል ማለት ነው። እንዲሁም ደግሞ አንዳንድ ጊዜ ከኢትዮጵያ ውጪ ወደ ሌላ ተለያዩ ቦታዎች እሄዳለሁ ለምሳሌ ወደ ኬንያ እሄዳለሁኝ እና ወይንም ደግሞ ወደ ደቡብ አፍሪካ ምናምን የሚሄድበት ወቅት አለ እዛ ጋር በሚሄድበት ወቅት ከተለያዩ ማህበረሰብ ጋር ስለምገናኝ ከፍተኛ ደስታ ይሰማኛል ማለት ነው። እንደሁም ደግሞ በመንገዴ ብዙ የተለያዩ ነገሮችን አያለሁኝ እና ያ ነገር በጣም እኔን ያስደስተኛል ማለት ነው። እኔ ለስራ ብዙ ቦታ ተጉዤ አውቃለሁኝ ለማለት እወዳለሁኝ ለሰጣችሁኝ ጊዜ እና ለሰጣችሁኝ ጥያቄ እንዲሁም ለሰጠሁት አስተያየት ከልብ አመሰግናለሁኝ። መልካም ጊዜ

እሺ በድጋሚ ስለተገናኘን አመሰግናለሁኝ የምትወደው ከተማ የት ነው ይላል? እሺ የምወዳቸው ከተሞች ብዙ ከተሞች አሉ በዚህ ርዕሰ ጉዳይ ውስጥ የምወዳቸውን ከተሞች በኢትዮጵያ እንዲሁም ደግሞ በአለም ዙሪያ በሚል በሁለት ከፍዬ ለማንሳት እፈልጋለሁኝ እንዲሁም ደግሞ የወደድኩበትን ምክንያትም መግለጽ እፈልጋለሁ ማለት ነው። እሺ መጀመሪያ ጋር ከኢትዮጵያ የምወዳቸው ከተሞች እነማን ናቸው? አራት በዋነኝነት መጥራት የምፈልጋቸው ከተሞች አሉ በመጀመሪያ ደረጃ አዲስ አበባ በሁለተኛ ደረጃ ባህር ዳር በሶስተኛ ደረጃ ሀረር በአራተኛ ደረጃ ደብረ ማርቆስ እነዚህን ከተሞች ለምን እንደጠቀስኩኝ አንድ በአንድ መግለጽ እፈልጋለሁኝ ማለት ነው። ለምሳሌ አዲስ አበባ አዲስ አበባ ያልኩበት ምክንያት አዲስ አበባ በጣም ሰፊ ነች እንዲሁም ደግሞ የኢትዮጵያ ዋና ከተማ እንደመሆኗ መጠን ከብዙ ብዙ ብሄር ብሄረሰቦች እና ህዝቦች የተወጣጡ የህዝብ ክፍል ያለባት ከተማ ነች ማለት ነው። ይቺ ከተማ እንዲሁም ከፍተኛ የሆነ የኢኮኖሚ እድገት ያለባት ከተማ ነው ያንን ከተማ ለዛ ስል እወደዋለሁኝ ማለት ነው። በሁለተኛ ደረጃነት የጠቀስኩት ባህርዳርን ነው ባህርዳር ከተማ እንደሚታወቀው በኢትዮጵያ ከሀይቅ አጠገብ ያለ ትልቅ ከተማ ባህር ዳር ከተማ ነው። ስለዛ እኔ በዛ ምክንያት ባህር ዳር ከተማን እወደዋለሁኝ ማለት ነው። እንዲሁም ደግሞ ባህር ዳር ከተማ በብዙ ፍራፍሬዎች የታጀበች ከተማ ነች ፍራፍሬ የትኛውም ፍራፍሬ እዛ ሀገር ማጣት አይቻልም ማለት ነው። ፍራፍሬ ብዙ አይነት ፍራፍሬዎች አሉ እና በዛ ምክንያት እወደዋለሁኝ ማለት ነው። በሶስተኛ ደረጃነት የጠቀስኩት ሀረርን ነው ሀረርን የተጠቀስኩበት ምክንያት ታሪካዊ ወይንም ደግሞ ጥንታዊ ከተማ ስለሆነች ነው። እንዲሁም ደግሞ ስለ ሀረር ከተማ ግንብ የሚነሳ ነገር አለ። ማለትም ከተማው በሙሉ በግንብ የታጠረ ስለመሆኑ እና ያንን ነገር ማየት እፈልጋለሁኝ እንዲሁም ደግሞ የከተማው ውስጥ ሙሉ ለሙሉ በግንብ የታጠሩ ስለሆኑ እነዛ መሿለኪያዎችን የከተማው መንገዶችን ማየት እፈልጋለሁ ማለት ነው። እንዲሁም እዛ አካባቢ ያለው ማህበረሰብ ፍቅር ወዳድ ህዝብ ወዳድ ፍቅር ያለው ስለሆነ ያንን ከተማ ማየት እፈልጋለሁ ማለት ነው። እንዲሁም ደግሞ በመጨረሻ ደረጃ ደብረ ማርቆስ ይሄን ያልኩበት ምክንያት ደብረ ማርቆስ አንደኛ የተወለድኩበት እና ያደኩበት ቦታ ስለሆነ ነው። ደብረ ማርቆስ ቀዝቀዝ ያለ የአየር ንብረት ያላት እና ለኑሮ በጣም ምቹ የሆነች ቦታ ነች ማለት ነው። ለዛ ደብረ ማርኮስን በደንብ አርጌ መምረጥ እፈልጋለሁኝ ማለት ነው። እና ደብረ ማርቆስ ቆንጆ የሆነች ውብ የሆነች አሁን ላይ በማደግ ላይ በምትገኝ ከተማ ነች ማለት ነው። ከውጭ ሀገር ደግሞ ከጠቀስን ልክ እንደ ምናልባት እንደ ፓሪስ ወይንም ደግሞ እንደ ቶኪዮ ወይንም ደግሞ ከአፍሪካ ደግሞ እንደ ኢጅፕት ማለት ነው። እና ካይሮ የኢጅፕት ዋና ከተማ ካይሮ እነዚህን ከተሞች ለምንድነው የጠቀስኳቸው ከተባለ የእያንዳንዳቸው የእየራሳቸው ምክንያት አለ? ለምሳሌ ከመጀመሪያው ብንነሳ ፓሪስ ያልኩበት ምክንያት እዛ አካባቢ ብዙ የፍቅር ፊልሞች ሲሰሩ እንዲሁም ደግሞ ብዙ ትውስታ የሚጨሩ ፊልሞች ሲሰሩ ድሮ በህፃንነቴ ወይም በልጅነቴ አያለሁኝ ማለት ነው። እና የዛን ሀገር ፊልም በማይበት ወቅት ወይም የዛን ሀገር ድራማ በማይበት ወቅት የተለያዩ ትውስታዎች ስለሚጫሩብኝ በዛ ምክንያት እኔ እንግዲህ ፓሪስን በደንብ አርጌ መጎብኘት እፈልጋለሁ ማየት እፈልጋለሁኝ ማለት ነው። ሌላኛው ደግሞ ቶኪዮ ነው። ቶኪዮ ያው እኔ ቶኪዮ ሲባል ሄጄ አላውቅም ግን ቶኪዮን የወደድኩበት ምክንያት የቴክኖሎጂ ሀገር ስለሆነች ነው የቴክኖሎጂ ከተማ ስለሆነች ነው ማለት ነው። ስለዛ ቶኪዮን የወደድኩኝ በዛ ምክንያት ነው ከአፍሪካ ደግሞ ካይሮን የወደድኩበት ምክንያት ለምንድነው የተለያዩ ፒራሚዶች እዛ ስለሚገኙ እነዛን ለማየት ነው ማለት ነው። እድሉ ስለተሰጠኝ አመሰግናለሁኝ በቀጣይ እንደምንገናኝ ታስፋ አለኝ

የትንኝ መረብ ትጠቀማለህ ወይ ይላል ያው ይሄ እድል ስለተሰጠኝ በድጋሚ አመሰግናለሁኝ የትንኝ መረብ አልጠቀምም የትንኝ መረብ መጀመሪያ ምን እንደሆነ ማስረዳት እፈልጋለሁኝ የትንኝ መረብ ማለት ትንኞችን ለመያዝ ወይንም ደግሞ ትንኞችን በቁጥጥራችን ውስጥ ለማድረግ የምንጠቀምበት ነው ማለት ነው ለምሳሌ ትንኞችን ለመያዝ ስንል እነዛ ትንኞች እየበረሩ ሊሆን ይችላል ለምሳሌ በቤታችን ውስጥ እነዛን ትንኞች የሚበሩትን ትንኞች ለመያዝ እነዛን ትናንሽ መረቦችን በመስራት በመረብ እናጠምዳቸዋለን ማለት ነው ወይንም ደግሞ ትንኞችን ለመቆጣጠር ስንል በአንድ ቦታ ላይ ብዙ ትንኞችን አንድ ላይ ሰብስበን በሆነ በአጎበር በሚባል መረብ አንድ ላይ ሰብስበን መጠቀም እንችላለን ወይንም ደግሞ ከውጪ እኛ አጎበር ውስጥ በመሆን ከውጪ ከሚመጣብን የተለያዩ ትንኞች ራሳችንን መጠበቅ እንችላለን ማለት ነው እኔ የማልጠቀምበት ምክንያት እኛ አካባቢ ብዙ ትንኞች የሉም በጣም ቀዝቃዛማ ቦታ ስለሆነ ትንኞች ችለው የመዝለቅ በህይወት የመዝለቅ ብቃት የላቸውም ማለት ነው በዛ ምክንያት እኔ ትንኝ መረብ አልጠቀምም እኔንም ሌሎችንም የደብረማርቆስ ነዋሪዎች አብዛኞቻችንን የትንኝ መያዣ መረቦችን አንጠቀምም ማለት ነው ለምንድነው እንደዛ ያልኩበት ምክንያት ቀዝቃዛ ስለሆነ ነው እዚህ አካባቢ ምንም አይነት ትንኞች የሉም የሉም በቃ ምንም አይነት ትልኝ የለም እዚህ አካባቢ። ምናልባት ወደ ባህር ዳር ወይንም ወደ ደብረማርቆስ ከደብረማርቆስ ውጪ ወደ አሉ ቦታዎች ብንሄድ ትንኞችን ልናገኝ እንችላለን እና እዛ አካባቢ ያሉ ሰዎች ተስፋ አለኝ እንደሚጠቀሙ ግን እዚህ ጋር ያሉት ሰዎች ሙሉ ለሙሉ የትንኝ መረብ አንጠቀምም ማለት ነው እሺ እድሉን ስለተሰጠኝ አመሰግናለሁ

እሺ በድጋሜ ስለተገናኘን አመሰግናለሁኝ የምትወደው እንስሳ ምንድነው ይላል የአሁን መወያያ አጀንዳችን የምንወደው እንስሳ ምንድነው ወይንም የምትወደው እንስሳ ምንድነው? ያው እኔ የምወደው እንስሳ ከቤት ውስጥ ድመት እወዳለሁኝ። እንዲሁም ደግሞ ውሻ እወዳለሁ። በመቀጠል ደግሞ ላም እወዳለሁኝ በሬ እወዳለሁ ማለት ነው። ያው ሌሎችን አለመጥቀሴ አልወደውም ለማለት ሳይሆን በይበልጥ የምወዳቸውን መጥቀስ ስላለብኝ ነው እንደዚህ አልኩኝ። እኔ ያው እንደሚታወቀው ድመት ቤታችን ውስጥ ማድረግ ወይንም ማስቀመጥ ለቤታችን እንደ ቤት እንስሳነት ብቻ ወይንም ደግሞ እንደ አይጥ ለመያዝ ብቻ ሳይሆን የሚያገለግለው ልክ እንደ ውበት ጭምር ይሰጠዋል ማለት ነው። አንድ ድመት ቤት ውስጥ ካለች በተለይ ደግሞ እነዛ ድመቶች ነጭ ቀለም ካላቸው የፋፉ ከሆኑ ለቤቱ ግርማ ሞገስንና ውበትን ይሰጡታል ማለት ነው። ውሻ ያልኩበት ምክንያት ደግሞ ያው ውሻ ለጌታው ታማኝ ነው ሲባል ይሰማል ወይም ይታወቃል ደግሞ በእርግጥም ለጌታቸው ታማኝ ናቸው ውሾች። በመቀጠል ደግሞ እኛን ከብዙ አደጎች ይከላከሉናል በመንፈሳዊ ብናየው ለምሳሌ ከብዙ መጥፎ መናፍስቶች መንፈሶች ይከላከልልናል ማለት ነው። ከአካላዊ ነገር ስናየው ደግሞ ከሌባ ወይንም ደግሞ ከሌላ ከእኛን ከሚያጠቃ አውሬ ጋር ፊት ለፊት ተጋፍጠው ውሾች ይከለክሉልናል ማለት ነው። ስለዛ እኔ ውሾችን በደንብ አድርጌ እወዳለሁ ማለት ነው። በመቀጠል ደግሞ በሬ ወይንም ላም ያልኩበት ምክንያት ምንድነው? በሬ ለምሳሌ ገበሬን እንዲያርስ የሚረዳው በሬ ነው። እኛ አካባቢ በሬ ስጋው ይበላል እንደምታውቁት ወይንም ደግሞ ቆዳው ተወጥሮ ከበሮ ይሆናል ልብስ ይሰፋበታል በቆዳው ምንጣፍ ይነጠፍበታል በቆዳው ምንጣፍ ይሆናል። እንደውም ደግሞ ቀንዱን ደግሞ ካያችሁት በቀንዱ እኛ አካባቢ ጋር ዋንጫ የሚባል አለ የውሃ መጠጫ ወይንም የጠላ መጠጫ ወይንም ያረቄ የመጠጫ ተደርጎ በቀንዱ ይሰራበታል ማለት ነው። እና ላምን ደግሞ ብናይ ወተት ትሰጠናለች ወተቷ ለብዙ ጥቅም ይውላል ለምሳሌ እርጎ አይብ ይሆናል ማለት ነው። ወይንም ቅቤ ይሆናል ማለት ነው። እና እነዚህን እንስሳቶች የምወድበት ምክንያት በዚህ ምክንያት ነው ማለት እፈልጋለሁኝ እድሉ ስለተሰጠኝ አመሰግናለሁ

እሺ በድጋሚ ስለተገናኘን አመሰግናለሁኝ ስራዎችን በቅደም ተከተል ታስቀምጣለህ ይላል ያሁኑ ጥያቄ? አዎ እኔ በዚህ ጉዳይ ላይ እንደውም በጣም ጎበዝ እና ለሌሎችም ይሄንን ነገር እንዲያደርጉ ምክር የምሰጥ አይነት ሰው ነኝ ስራዎችን በቅጠም ተከተል አስቀምጣለሁኝ ልክ በቅደም ተከተል ለማለት የፈለኩት ልክ እንደ አገባብነት እንዳላቸውም ማለት መቅደም ያለበት መቅደም ከሌለበት ጋር እያወዳደርኩኝ ሁሉንም በቅደም ተገተል አስቀምጣለሁ ማለት ነው። ለምሳሌ እንዲህ ይሄንን በምልበት ሰዓት ለምሳሌ ጠዋት ላይ ተነስቼ አልጋ ማንጠፍን ከዛ በኋላ ፊቴን መታጠብ ከዛ በኋላ ጥርሴን መቦረሽ ከዛ በኋላ ደግሞ ቁርሴን በልቼ ወደ ስራ ሄጄ እዛ ጋር ደግሞ የምሰራቸውን ስራዎች ደግሞ እንደገና በቅደም ተከተል እያስቀመጥኩኝ መስራት ሊሆን ይችላል ማለት ነው። እና እኔ ሁልጊዜ ይህንን መንገድ እጠቀምበታለሁኝ ይሄን መንገድ በመጠቀሜ ደግሞ ውጤታማ እንድሆን ረድቶኛል ወይንም አግዞኛል ማለት ነው። እኔ አሁን እነዚህን ስራዎች በቅደም ተከተል በማስቀምጥበት ወቅት ብዙ ጊዜ የደብተር አለችኝ ማስታወሻ ደብተር እዛ ማስታወሻ ደብተር ጋር ነው ስራዎችን በቅደም ተከተል አስቀምጬ የምሰራ ማለት ነው። አንዳንድ ጊዜ ደግሞ ያንን ደብተር በቀላሉ ማግኘት በማልችልበት ሁኔታዎች ውስጥ ሞባይሌ እመዘግባለሁ ማለት ነው መስራት ያለብኝን እና መስራት የትኛው ከየትኛው ይቀድማል የሚለውን ነገር በሞባይሌ እመዘግባለሁ ማለት ነው። እና አንዳንዴ የጭንቅላት ስራዎች በሚሆኑበት ወቅት ደግሞ በጥ ጊዜን በሰላሳ በአርባ ደቂቃ እየከፋፈልኩኝ የተለያዩ ነገሮችን በመስራት ውጤታማ ለመሆን እሞክራለሁ ማለት ነው። እና ስራዎችን በቅደም ተከተለ ማስቀመጤ ለብዙ ነገሮች ጥቅም ወይንም ለብዙ ነገሮች አገልግሎት ሰጥቶኛል ማለት ነው ስለዛ እኔ ስራዬዎቼን በቅደም ተከተል አስቀምጣለሁ። አዎ በሚለው መልስ እንገናኛለን ማለት ነው ስለዛ አመሰግናለሁኝ በቀጣይ እንደምንገናኝ ተስፋ አለኝ። ደህና ሁኑ።

እሺ በድካሜ ስለተገናኘን አመሰግናለሁ። ያሁኑ መወያያ አጀንዳችን ደግሞ ባህላዊ ልብስ ትለብሳለህ? በሚለው ጥያቄ ነው ማለት ነው። እኔ ባህላዊ ልብስ እለብሳለሁኝ። የተለያዩ ባህላዊ ልብሶችን እለብሳለሁ። ከሀር ጥጥ፣ የተሰሩ ከሀር ክር የተሰሩ፣ ከጥጥ የተሰሩ እንዲሁም ደግሞ ከተለያዩ አይነት ክሮች የተሰሩ የባህላዊ ልብሶችን እለብሳለሁ። ይሄ ማለት ነው። ለምሳሌ ከጥጥ ከተሰሩት ልብሶች ውስጥ እንደ ጋቢ ወይንም ፎጣ ወይንም ደግሞ እንደ ነጠላ ወይንም የሀበሻ ቀሚስ አይነት ልብሶችን እለብሳለሁ። ማለት ነው እነዛ ልብሶች በጣም ሙቀት ያላቸውና በጣም ነጭ የሆኑ ልብሶች ናቸው። እንዲሁም በጣም ውበትን የሚሰጡ አይነት ልብሶች ናቸው። ማለት ነው እና እንደዛ ልብሶች በጣም ነው የሚመቹኝ እንዲሁም ደግሞ ከሀር የተሰፉ ልብሶች አሉ ለምሳሌ ልክ እንደ ወላይታ ባህላዊ ልብስ አይነት ወይንም እንደ ካባ የሰርግ ካባዎች ወይንም ደግሞ እንደ ኦሮሚያ ክልል ባህላዊ ያለባበስ የሆኑት ልብሶች እነዛ እነዛ ከሀር የተሰሩ ልብሶች ናቸው። ማለት ነው እና እነዛን ልብሶች መልበስ በጣም ነው የሚያስደስተው። በጣም ይመቻሉ። ሸካራ አይደሉም፣ ለስለሳ ናቸው። እና እንደዚህ አይነት ነገሮች አሉ ማለት ነው። እኔ ባህል ልብሶችን ስለብስ የሚሰማኝ ስሜት አንደኛ ባህልን ያወቅኩ አይነት ስሜት ይሰማኛለህ በባህል እኮራለሁኝ። እንዲሁም ደግሞ በደንብ የተዋብኩ ስሜት ይሰማኛ። ማለት ነው እና ባህላዊ ልብሶችን መልበስ የምወድበት ምክንያትም እነዛ ለዛ ነው ማለት ነው። እና ባህላይ ልብሶች ስናጥብ ደግሞ እዚህ ጋር ማንሳት ያለብን በሃላዊ ልብሶችን እንደምንለብስ ሁሉ በህላዊ ልብሶችን በምናጥብበት ወቅት እነዚህ በዓለ ልብሶች በዙ ጊዜ ከሀይለኛ ሙቅ ውሃና ወይንም ደግሞ ከተለያዩ አይነት ጠንካራ ሳሙኖች ራሳቸውን መከላከል ስለማይችሉ ወይንም በቀላሉ ሊቀደዱ ስለሚችሉ በጥንቃቄ ማጥብ ግድ ነው ማለት ነው። እና እነዛን አይነት ባህላይ ልብሶችን መልበስ በጣም ያስደስታል። ባህላዊ ልብሶች በጣም ለአንድን ባህል ለማንፀባረቅ በጣም ተቃሚ ናቸው። እንዲሁም ደግሞ ባህላዊ ልብሶች ሁልጊዜ ሲለበሱ በጥንቃቄ መሆን አለበት ማለት ነው። የሚለውን ማስታወስ እፈልጋለሁኝ። አመሰግናለሁ።

እሺ ስለ ቅርብ ጓደኛህ ንገረኝ ይላል። ያውኑ መወያያ አጀንዳችን ስለ ቅርብ ጓደኛዬ ብዙ ነገሮችን መናገር እችላለሁኝ። ለምሳሌ የቅርብ ጓደኛዬ ያላቸው ጥንካሬ የቅርብ ጓደኛዬ ያለው። ድክመት የቅርብ ጓደኛዬ ባህሪ የቅርብ ጓደኛዬ የሚወደው ነገር የቅርብ ጓደኛዬ የሚጠላው ነገር የቅርብ ጓደኛዬ። ምን ይመስላል አቋቋሙ ወይንም ደግሞ መልኩ ምን ይመስላል የሚለውን ነገር መግለጽ እፈልጋለሁ ማለት ነው። እሺ የቅርብ ጓደኛዬ ምን አይነት ጥንካሬዎች አሉት? የቅርብ ጓደኛዬ ጥሩ የሆነ ከሌሎች ሰዎች ጋር የመግባባት ችሎታ አለው። እንዲሁም ደግሞ ነገሮችን በመጥፎ ነገር አያይም ማለት አዎንታዊ የሆነ እይታ አለው ማለት ነው። እንዲሁም የቅርብ ጓደኛዬ ድክመቶች ብዬ መግለጽ የምፈልገው ነገር ውስጥ ደግሞ የቅርብ ጓደኛዬ ምን አይነት ድክመቶች አሉት መሰላችሁ? አንደኛ ነገር ቶሎ ነገሮችን የመረሳት እንዲሁ ደግሞ ለምሳሌ የሆኑ ከባባድ ስራዎች ሲሰሩ ሲሰጡት ቶሎ የመሰላቸት። እንዲሁም ደግሞ ትንሽዬ ቅናት ቢጤም አለበት እና እነዚህ እነዚህ ነገሮች የቅርብ ጓደኛዬ ድክመቶች ናቸው ማለት ነው። ወደ ሙሉ ፓሃሪው ስንመጣ የቅርብ ጓደኛዬ ስሙ ናትናኤል ይባላል እና ናትናኤል በቅጽል ስሙ ናቲ ብዬ ነው አቆላምጬ የምጠራው። ናቲ ሙሉ ባህሪዎች በምንመለከትበት ወቅት በጣም ጥሩ ለኔ ሀሳቢ ቤተሰቡን ተንከባካቢ አልፎም ተርፎ ለኔ ቤተሰቡ የሚጨነቅ እንዲሁም ደግሞ እኔን ብዙ ነገሮችን እንዳይና ብዙ ነገሮችን እንድገመግም የሚረዳኝ አይነት ልጅ ነው ማለት ነው። እና የቅርብ ጓደኛዬ ናቲ ምን አይነት መልክ አለው ወይንም ምን አይነት ቁመና አለው? የሚለውን ስንመለከት ናቲ እንግዲህ ረጅም ነው ረጅም ቀጠን ያለ ፀጉሩ ካርዳዳ ግንባሩ ወጣ ያለ አይኑ ተለቅጠለቅ ያለ ነው። እና ይሄ ልጅ ከእኔ ጋር በሚነጻጸርበት ወቅት በጣም ቀጭንና ረጅም ሆኖ ነው የሚታየው ማለት ነው። ለምሳሌ ኳስ በምንጫወትበት ወቅት ይሄ ርዝመቱና ይሄ ቅጥነቱ በጣም ይጠቅመዋል እና እኔ ጋር ብዙ ጎሎችን ያስቆጥራል። የቅርብ ጓደኛዬ የሚማረው ትምህርት ምንድነው? የምንል ከሆነ ልክ እንደኔ የ ምህንድስና ትምህርት ነው የሚማረው ሁለታችንም በደብረ ማርቆስ እንማራለን ማለት ነው። ደብረ ማርቆስ ውስጥ ነው የምንማረው ሁለታችንም እና ይሄ የቅርብ ጓደኛዬ በትምህርቱ ጎበዝ ነው ቢሆንም ግን ነገሮችን ይረሳል። መጀመሪያ ጋር ተናግሬ እንደነበረው እና ና ይሄ ናቲ የሚባለው ልጅ በጣም ሰዎችን የሚወድና ከሰዎች ጋር ተግባቢ ነው ማለት ነው። ናቲ በአጭሩ ለመግለጽ እንደሞከርኩት ይህንን ይመስላል እንዲሁም ደግሞ በአካል እና በፊት ለፊት ለፊት ተገናኝቶ ሰው ለሚተዋወቀው ሰው ይበልጥ ማንነቱን መረዳት ይችላል። ከድምጽ በላይ ማለት ነው። እና አመሰግናለሁኝ ለሰጣችሁኝ ጊዜ እና ለጓደኛዬን ዙሪያ ጓደኛዬን እንድመለከት ስለረዳችሁኝ በጣም አመሰግናለሁ።

እሺ በድጋሚ ስለተገናኘን አመሰግናለሁ ከፀሀይ ራስህን እንዴት ትጠብቃለህ ይላል ማለት ነው? ያው እንግዲህ የኛ አካባቢ ቀዝቃዛ ስለሆነ ያን ያህል ራሴን የመጠበቅ እድሉ ወይንም አጋጣሚው ከፀሀይ ራሴን የመጠበቅ አጋጣሚው አይኖርም ነገር ግን በአንዳንድ ሁኔታዎች ከፍተኛ የፀሀይ ጨረር ወይንም የፀሀይ ሙቀት በሚኖርበት ወቅት ለቆዳችን በጣም አላስፈላጊ ስለሆነ ይሄንን ነገር መቆጣጠር ይኖርብናል ማለት ነው። ስለዚህ እንዴት አድርጌ ነው ከፀሀይ ራሴን የምጠብቀው የሚለውን ነገር ሳይ ለምሳሌ ከቀላሉ ነገር ብንነሳ ጃንጥላ በመዘርጋት ሊሆን ይችላል ማለት ነው። ጃንጥላ አሁን እንዘረጋና ከዛ በኋላ ራሳችንን ጃንጥላ ውስጥ በማስገባት ወይንም በጃንጥላው ጥላ ውስጥ በማስገባት ራሳችንን ከፀሀይ መከላከል እንችላለን ማለት ነው በዋነኝነት ይሄኛው ቀዳሚ መፍትሄ ነው። በሁለተኛ ደረጃነት ደግሞ በእግራችን የምንጓዝ ከሆነ ከ በእግራችን እየተጓዙ ለረጅም ሰዓት በፀሀይ ከመቃጠል ወይም በፀሀይ ጨረር ከመመታት እኛ ራሳችንን መኪና ውስጥ በማስገባት ከፀሀይ ጨረር ራሳችንን ልናተርፍ እንችላለን ማለት ነው። እንዲሁም ደግሞ ከፀሀይ ራሳችንን የምንጠብቅበት መንገድ አንዳንዴ ቤት ውስጥ አርፈን በመቀመጥ ሊሆን ይችላል አላስፈላጊ ነገሮችን በመተው ቤታችን ውስጥ አርፈን መቀመጥ የግድ አስፈላጊ ከሆነ ደግሞ በጃንጥላ ውስጥ ተከልለን መውጣት ይኖርብናል ማለት ነው። እንዲሁም ደግሞ ውጪ ጋር ካለን ደግሞ የፀሀዩን ሙቀት በጣም ካስቸገረን ወደ ትላልቅ ዛፎች ስር በመሄድ እዛ ጋር መጠለል መጠበቅ ይቻላል ማለት ነው። ስለዛ እንደዛ ብዬ መመለስ እፈልጋለሁኝ ከፀሀይ ራሳችን በዛ መንገድ ልንጠብቅ እንችላለን ማለት ነው። እድሉ ስለተጠጣኝ በድጋሚ አመሰግናለሁኝ መልካም ጊዜ ይሁንላችሁ

እሺ፣ በድጋሚ እድሉ ስለተሰጠኝ አመሰግናለሁኝ፤ የአሁኑ የመወያያ አጀንዳችን ደግሞ "ስራ አድካሚ ነው" የሚል ነው ማለት ነው፤ መጀመሪያ ስራዬ አድካሚና አድካሚ ከመሆኑና ካለመሆኑ ከመናገሬ በፊት፣ መጀመሪያ ስለ ስራዬ ምንነት ማስረዳት ይኖርብኛል ማለት ነው፤ የእኔ ስራ በዋነኝነት መማር እና መማር ብቻ ነው። በዋነኝነት ስራዬ፣ ዋናው ስራዬ መማር ብቻ ነው። እኔ ያው እንደሚታወቀው የምሕንድስና ተማሪ ነኝ፤ ምሕንድስና የማጠና ተማሪ ነኝ፤ እና ራሴን በዚያ በትምህርት ማገዝ ስላለብኝ አነባለሁኝ፣ አጠናለሁኝ፣ የቤት ስራዎችን እሰራለሁ፣ የክፍል ስራዎችን እሰራለሁ፤ የተለያዩ የተሰጡንን የቡድን ስራዎችንም የግል ስራዎችንም እሰራለሁኝ ማለት ነው፤ ነገር ግን ያው ራስን ደግሞ በምግብም፣ በሌሎች በአልባሳትም ራስን ለመደገፍ ሲባል ከትምህርት ጎን ለጎን የተለያዩ የሚሰሩ ስራዎች ይኖራሉ ማለት ነው፤ ለምሳሌ እነዚያ ስራዎች ምን ሊሆኑ ይችላሉ? አንደኛ፦ በገበያ ማዕከላት ውስጥ እየተዘዋወሩ የጥበቃ ስራ መስራት ሊሆን ይችላል። ወይም ደግሞ የተለያዩ የመጫወቻ ቦታዎች ጋር ሄዶ ሰዎችን ማጫወት ሊሆን ይችላል። ወይም ደግሞ በዩቲዩብ፣ ወይም በፌስቡክ፣ ወይም በቲክቶክ፣ ወይም በተለያዩ የማህበራዊ ሚዲያ ማህበራዊ ሚዲያ አገልግሎት ሰጪ ቦታዎች ጋር፣ ማህበራዊ አገልግሎት ሰጪ ቦታዎች ጋር ማህበራዊ የሆኑ ነገሮችን መልቀቅ ሊሆን ይችላል፤ እንደዚያ በሚሆንበት ሰዓት ያው ተከፋይ ስለምሆን ማለት ነው፤ እና እኔ ከእነዚያ ከብዙ ስራዎች ውስጥ ጥቂቱን እሰራለሁ፤ ለምሳሌ ጥበቃነት እሰራለሁኝ፣ ጽዳት እሰራለሁኝ፤ እንዲሁም ደግሞ በኢንተርኔት በኩል በሚመጡ የኦንላይን ስራዎች እሰራለሁኝ ማለት ነው፤ እና እንደዚህ አይነት ነገሮችን አደርጋለሁኝ ማለት ነው፤ እና ይሄ ስራ ለእኔ ያው እንደሚታወቀው ከጥናት ጋር ስለሆነ፣ በከፍተኛ ደረጃ አእምሮዬንም ጉልበቴንም ስለምፈተን በከፍተኛ ደረጃ ይደክመኛል ማለት ነው፤ ነገር ግን ስራ አይደክምም ለማለት አልፈልግም፤ ምክንያቱም መተኛት እንኳ ስራ ቢሆን፣ ሰዎች መድከማቸው አይቀርም ማለት ነው፤ ለምሳሌ ሰው ተኝቶ ቀኑን ሙሉ ቢውል፣ ማታ ላይ ሲነሣ በጣም ደክሞት ነው የሚነሳው፤ ለምንድን ነው? መንቀሳቀስ ስለሚፈልግ ነው ማለት ነው፤ እና መተኛት ራሱ ያደክማል። አይደለም የእኔ ዓይነቱ ስራ፤ ስለዚያ እኔ እንደዚህ አይነት ስራ በምሰራበት ወቅት ያው ከፍተኛ ድካም ይሰማኛል፣ በአእምሮዬም በአካሌም፤ እና እንደዚህ አይነት ነገሮችን እስከመጨረሻው የምቀርፍበት መንገድ ብፈልግ እና ባገኝ አይከፋኝም፤ ይልቁንም በጣም ነው ደስ የሚለኝ፤ እና እኔ ማንኛውም ሰው እንደዚህ ስለዚሁ ስለ ስራ አድካሚነት ሲያወራ ይገርመኛል ማለት ነው፤ ለምንድን ነው "ስራ አድካሚ ነው" የሚባለው በአእምሮም በአካልም ሲፈተን ነው ማለት ነው። ግን አንዳንድ ሰዎች ቁጭ ብለው ይውሉና "ደከመን" ምናምን ይላሉ፤ ለምንድን ነው ያ የሚሆነው? እንደዚያ ቁጭ ስላሉ ይደክማቸዋል፤ ያ የሚሆንበት ምክንያት ምንድን ነው? ቁጭ ብለው እንቅስቃሴ ስላላደረጉ ነው፤ የእኔ ደግሞ እንቅስቃሴ እነዚያ ሰዎች እንቅስቃሴ ቢያደርጉ ደግሞ የበለጠ ደግሞ ካሉበት ሁኔታ በጣም ድካም ይሰማቸዋል ማለት ነው፤ የእኔ ደግሞ የእኔ ስራ ደግሞ ምንድን ነው? እየተንቀሳቀስኩ የምሰራ ከግቢ እወጣለሁኝ፣ ከመማሪያ ግቢያችን፤ ከዚያ በኋላ ደግሞ ወደ ስራ እሄዳለሁ፤ ተመልሼ ወደ መማሪያ ግቢው እመለሳለሁኝ። የምህንድስና ትምህርት ደግሞ በጣም ከባድ ነው፤ ያንን አጠናለሁኝ፤ የተለያየ የሂሳብ፣ የፊዚክስ ጥያቄዎች አሉ ወይም ጽንሰ ሐሳቦች አሉ፤ እነዚያን ሁሉ ተርጉሜ አንብቤ፣ ደግሞ ትምህርቱ በእንግሊዝኛ ነው፤ ከዚያ ደግሞ ወጥቼ ደግሞ ስራ እሰራለሁ ማለት ነው፤ ያ በሚሆንበት ሰዓት ምንድን ነው? ከፍተኛ ድካም ይደክመኛል፤ እና ይሄ ነው እንግዲህ የእኔ ነገር

ምን አይነት ቦርሳ ትጠቀማለህ ይላል ያሁኑ ጥያቄያችን እድሉ ስለተሰጠኝ አሁንም በድጋሚ አመሰግናለሁኝ። ምን አይነት ቦርሳ ትጠቀማለህ ለሚለው ጥያቄ የመጀመሪያው ደረጃ? ኮምፒውተር ለመያዝ የሚያገለግሉ መጠነኛ የሆኑ ማዕከለኛ የሆኑ የጀርባ ቦርሳዎችን እጠቀማለሁኝ። እነዛ የጀርባ ቦርሳዎች ያው ኮምፒውተሬ እንዳይጎዳብኝ ያገለግልልኛል ማለት ነው። ለምንድነው ኮምፒውተሬ እንዳይጎዳ የሚያገለግለው ያው ሸፍኖና ጠበቅ አድርጎ ስለሚይዘው ነው ማለት ነው። እንዳ ደግሞ ሌላኛው አይነት ቦርሳ የኪስ ቦርሳዎችን እጠቀማለሁኝ ወይንም ደግሞ ዋሌት የሚባሉትን ማለት ነው። የኪስ ዋሌት የኪስ ዋሌቶች እንግዲህ አንደኛ መታወቂያችን እንዳይቀደድብን ወይንም ደግሞ በኪሳችን ያስቀመጥነው ገንዘብ እንዳይቀደድብን ያገለግላሉ ማለት ነው። እነዛ የኪስ ዋሌቶች በጣም ጠቃሚ ናቸው ምክንያቱም ብዙ ነገሮችን ብዙ መረጃዎችን ብዙ ገንዘቦችን ወይንም ደግሞ መታወቂያ ሊሆን ይችላል የባንክ ደብተር ሊሆን ይችላል። እነዛን ነገሮች እንዳይቀደዱ እንዳ በላብ እንዳይበላሹ ወይንም ደግሞ እንዳይጨማደዱ ጠበቅ አድርጉ ስለሚይዝልን ነው ማለት ነው። ሁለተኛ ደረጃ የምትጠቀመው ቦርሳ ደግሞ ይሄንን ነው ማለት ነው። እና እነዚህ ሁለት አይነት ቦርሳዎችን በእለት ትእለት ኑሮየ ሁልጊዜ እጠቀምባቸዋለሁ ማለት ነው። ለምሳሌ ኪስ ዋሌት ያልኩትን ሁልጊዜ በኪሴ ይዤው ስለምዞር እጠቀምበታለሁኝ። እንዲሁም ደግሞ የጀርባ ቦርሳው ደግሞ ኮምፒውተር ለመያዝ እና ኮምፒውተሩ በሚያገለግለኝ ሰዓት እና ወደ ተለያዩ ቦታዎች በሚሄድበት ሰዓት ሁል ጊዜ ያ ቦርሳ ከእኔ አይለይም ማለት ነው። እና ብዙ አይነት ስፖርት ሰዎች አሉ ያው እኔ አልጠቀምባቸውም ሌሎችን የማልጠቀምባቸው ቦርሳዎች ደግሞ ልክ እንደ የእጅ ቦርሳዎች እነዚህ አብዛኛውን ጊዜ ሴቶቹ ጋር የሚስተዋወሉ ወይንም በሴቶች የሚመረጡ ወይንም የሚያዙ የእጅ ቦርሳዎችን እነሱን አልጠቀምም ማለት ነው። ይልቁኑም የወገብ ላይ ቦርሶችን እጠቀማለሁኝ አንዳንድ ጊዜ ረጅም ርቀት በምጓዝበት ወቅት ውሃ ቀጠማኝ እንዳልቸገር ሊሆን ይችላል። ወይንም ደግሞ ማስቲካ ለማኛ ከፈለኩኝ እንዳላጣ ማስታወቂያ ሊሆን ይችላል እንደዛ ቲናንሽ ስንቆችን ወይንም ውሃ ወይንም ደግሞ ካሜራዎችን ምናምን ለመያዝ የወገብ ላይ ቦርሳዎችን እጠቀማለሁ ማለት ነው። እና እነዛ የወገብ ቦርሳዎች ለእንደዚህ አይነት ነገሮች ፍቱን የሆኑ አማራጮች ናቸው ማለት ነው። እና እድሉ ስለተሰጠኝ አመሰግናለሁኝ። እንግዲህ ይሄን ይመስላል ማለት ነው

እሺ በድጋሚ ስለተገናኘን አመሰግናለሁኝ። ያሁኑ ጥያቄያችን ደግሞ በምን ትመገባለህ የሚል ነው? በምን እመገባለሁ መሰላችሁ። እኔ እንደ አንድ ኢትዮጵያዊ ሰው የምመገበው እጄን በመጠቀም ነው ማለት ነው። ያው ሳህን ላይ ምግባችንን የምናስቀምጠው በሳህን ወይንም ደግሞ በትሪ ነው ማለት ነው። በአንድ ላይ መመገብ ከፈለግን እና ምንድነው የማደርገው ቀጥታ የ እነዛን እንጀራዎችን እየቆራረጥኩኝ ማሀል ላይ ካለ ወጥ ጋር እያጣቀስኩኝ እመገባለሁ በእጄ ማለት ነው። እና ይሄ ባህላችን ደግሞ ከእኛም አልፎ ብዙ ሰዎችን እንዲወዱት አድርጓል ማለት ነው። ምክንያቱም በጣም ቀላል ነው። ከማንኪያ ጋር ወይንም ከሹካ ማንኪያ ጋር ወይንም ከቢላ ጋር ወይንም ደግሞ ከቀጫጭን እንጨቶች ጋር አይደለም እንትን የምንለው የምንሰራው እኛ ስንመገብ ቀጥታ በእጃችን ነው። የምንመገበው እኔ አሁን በእጄ ነው የምመገበው። እጄ መጀመሪያ በደንብ በሳሙና እታጠበዋለሁኝ። ከዛ እጄ መቆሸሽ የለበትም ስልክ አልነካም። ወይንም ደግሞ የተለያዩ መቆጣጠሪያ ሪሞቶችን አልነካም። ወይንም ደግሞ ኪሴን ወይንም ፀጉሬን አልነካም። ቀጥታ እጄን እንደታጠብኩኝ መጥቼ ወደ ማዕዴ ወይንም ወደ ምግቤ እጠርባለሁኝ ከዛ በኋላ በእጄ እየቆረስኩኝ እበላለሁ ማለት ነው። እና ይሄ ነገር በጣም አመቺ ነው። ምክንያቱም ቀላል ነው እጃችን የራሳችን ነው ማንኪያ ግን የኛ አይደለም። ወይም እንጨት የኛ አይደለም ወይንም ደግሞ ቢላ ወይንም ሹካ ማንኪዎች የኛ አይደሉም። የኛ ያልሆኑ ነገሮችን መቆጣጠር ትንሽ ሊከብድ ይችላል። ነገር ግን በጣቶቻችን ስንመገብ የኛ ነገር የኛ ስለሆኑ እነዛ ንብረቶች በጣታችን ስንመገብ በጣም ይቀለናል ማለት ነው። እኔም እንደዛው ነኝ። በጣቴ ስመገብ ነው በጣም የሚቀለኝና ደስ የሚለኝ እና በጣቴ ነው የምመገበውን የምግብን ስመገብ በጣቴ ነው። ጣቴን በመጠቀም ነው የምመገበው። ማለት እፈልጋለሁ። እንዲሁም ደግሞ አንዳንዴ ወጣ ያሉ ሆቴሎች መመገቢያዎች ጋር በሚሄድበት ወቅት እነዛ በጣት ለመብላት ምናልባትም የሚያስቸግር ሁኔታ ሊፈጠር ይችላል። ለምሳሌ ፓስታ መኮረኒ ወይንም ደግሞ ሩዝ ሊኖር ይችላል ማለት ነው። እነዛን ነገሮች በጣት መመገብ አስቸጋሪ ነው። ወይንም ደግሞ በእንጀራ ለመብላትም አስቸጋሪ ነው። እና እንደዚህ አይነት አጋጣሚዎች የሚኖርበት ወቅት ወይንም ደግሞ ከኢትዮጵያ ባህል ውጪ የሆኑ ምግቦች ወይንም ከኢትዮጵያ የምግብ ሰንጠረዥ ውስጥ ውጪ ያሉ ምግቦች እንደ ቅድም እንደጠቀስኳቸው አይነት ምግቦች በሚኖርበት ወቅት ያው ሹካ ማንኪያ እጠቀማለሁ። ወይንም ደግሞ ቀለላል ማንኪያዎችን እጠቀማለሁ ማለት ነው። እና ይሄ ነው መልሴ እድሉ ስለተዘጠኝ በድጋሚ አመሰግናለሁኝ። መልካም ጊዜ።

እሺ በቀን ምን ያህል ውሃ ትጠጣለህ? ይላል ያሁኑ መወያያ አጀንዳችን በቀን ምን ያህል ውሃ እጠጣለሁኝ እኔ እስከ ስድስት እስከ ስምንት ባሉ ብርጭቆ ያክል ውሃ እጠጣለሁኝ ማለት ነው። ያው በሌተር ለመናገር በብርጭቆ ሁልጊዜ ስለምጠቀመው ለዛ ነው የተቸገርኩት ግን ከስድስት እስከ ስምንት ብርጭቆ ውሃ እጠጣለሁኝ ማለት ነው። ይህ መሆኑ እኔን ምን ጥቅም ሰጥቶኛል መሰለህ በመጀመሪያ ደረጃ የሙቀት መጠኔን እንዳስተካክል ያደርገኛል እንዲሁም ደግሞ በውስጤ ጋር ያለውን የውሃ መጠን በመጨመሬ ምክንያት ድካምን ቀንሻለው። እንዲሁም ደግሞ ትኩረትን ጨምሬያለሁ ማለት ነው። እና የተለያዩ ጥቅሞች አሉት በስርዓተ መፈጨት ውስጥ ጤናማ የሆነ የምግብ መፈጨት እንዲኖረኝ ረድቶኛ፤ ጤናማ የሆነ የደም ፍሰት እንዲኖረኝ ረድቶኛል። በጣም ብዙ ጥቅሞችን ሰጥቶኛል ማለት ነው። እና በቀን ብዙ እሚባል ውሃ አልጠጣም እኔ ከስድስት እስከ ስምንት ብርጭቆ ነው ምጠጣው። ነገር ግን ይሄ ነገር እኔ እንደኔ እምነት ከዚህም ከፍ ቢል በጣም ጥሩ ነው ብዬ አስባለሁኝ እስከ አስር ብርጭቆ መጠጣት ጠቃሚ ነው ብዬ አስባለሁ ማለት ነው። ምክንያቱም ቅድም የጠቀስኳቸው ጥቅሞችን ሁሉ ማግኘት ስለሚቻል ማለት ነው ውሃን በመጠጣት ብቻ። እና አንዳንድ ጊዜ ወደ ሌላ ቦታ በምሄድበት ወቅት ወደ ሞቃታማ አካባቢዎች በምሄድበት ወቅት የውሃ መጠጣት ምጣኔዬ ከፍ ይላል ማለት ነው። ለምሳሌ እስከ አስራ ሁለት አስራ ሶስት ብርጭቆ በቀን ልጠጣ እችላለሁ ማለት ነው። ምንም ያክል እንኳን የጥማት የውሃ መጥማት ስሜት ባይሰማኝም ይሄን ነገር ተገብረዋለሁ ማለት ነው። ለምንድነው ይሄን ያህል ውሃ ምጠጣው? ባይጠማኝም እንኳን ጤናዬን ለመጠበቅ ስል ማለት ነው እና ይሄን ነገር በደንብ ጠቃሚ እንደሆነ እኔ በራሴ ወይም በግሌ አምናለሁ ማለት ነው ወደ ቀዝቃዛማ አካባቢዎች ስሄድ ደግሞ እስከ ስድስት ብርጭቆ ወይንም አምስት ብርጭቆ ውሃ በቀን እጠጣለሁ ማለት ነው። እንዴት ነው ምጠጣው የሚለውን ነገር ሳይ ጠዋት ከእንቅልፌ ስነሳ ውሃውን ሞቅ አድርጌ ሁለት ብርጭቆ ውሃ ሙቅ ውሃ እጠጣለሁኝ ማለት ነው። ለምሳሌ በደብረ ማርቆስ እንደ ደብረ ማርቆስ ባለው አየር ንብረት ውስጥ ማለትም ብዙም ያልቀዘቀዘ ማዕከለኛ በሆነ አየር ንብረት ውስጥ ጠዋት ላይ ተነስቼ ከእንቅልፌ ሁለት ብርጭቆ ሙቅ ውሃ እጠጣለሁኝ። ከዛ በኋላ ወደ አራት ሰዓት አካባቢ ደግሞ አንድ ብርጭቆ ቀዝቃዛ ውሃ እጠጣለሁኝ። ከዛ በኋላ ምሳ ሰዓት ጋር ምሳዬን ከበላሁኝ በኋላ ሁለት ብርጭቆ ውሃ እጠጣለሁኝ ከዛ በኋላ ማታ ጋር ደግሞ ከመተኛቴ በፊት ሁለት ወይንም ሶስት ብርጭቆ ውሃ እጠጣለሁኝ እራቴን ከበላሁ በኋላ እና ከመተኛቴ በፊት ማለት ነው ይሄ ነገር በደንብ እረድቶኛል ማለት ነው ለምንድነው የረዳኝ እኔ በደንብ የረዳኝ በ የውሃ መጠኔ የሰውነት የውሃ መጠኔ ሲስተካከል ወይንም እኩል ሲመጣ ከፍተኛ ትኩረት ይሰጠኛል ቅድም እንዳልኩት ከፍተኛ የሆነ ሙቀት ምጣኔዎችን ያስተካክልልኛል፣ እንዲሁም ደግሞ የትኩረት መጠኔን ይጨምርልኛል፣ የደም ፍሰቴ ይስተካከላል፣ የስርዓተ ምግብ ፍጨቴም ይስተካከልልኛል ማለት ነው እድሉ ስለተሰጠኝ አመሰግናለሁ።

እሺ እድሉ ስለተሰጠኝ በድጋሚ አመሰግናለሁ፤ "የጧት እለታዊ ተግባራችሁ ምንድነው?" ይላል። የጧት እለታዊ ተግባራችን በጧት እንደተነሳሁኝ ከእንቅልፌ እኔንና ቤተሰቤን ጨምሮ ሁላችንም የተኛንበትን አልጋ እናነጥፋለን። የተኛንበትን አጥፍ አልጋ ካነጠፍን በኋላ በቀጥታ ወይም በቅደም ተከተል ወደ መጸዳጃ ቤት በመሄድ ጥርሳችንን እንቦርሻለን፣ ፊታችንን እንታጠባለን፣ መጸዳጃም እንጠቀማለን፣ ከፈለግን ደግሞ ገላችንንም ታጥበን እንወጣለን ማለት ነው፤ እና በዛ ከዛ በዛ ከዛ በፊት ደግሞ እኔና አባቴ ወደ ስፖርት መስሪያ ቦታ ሄደን የተለያዩ ስፖርቶችን እንሰራለን። ዱብ ዱብ እንላለን፣ እንሮጣለን ከዛ ደግሞ እንዘላለን፣ ፑሽ አፕ፣ ፑል አፕ እንሰራለን ማለት ነው። ከዛ በኋላ እኔና እሱ ገላችንን እንታጠባለን እስከዛ ሁሉም የቤተሰቡ አባላት ታጥቦ መጨረስ አለበት ማለት ነው ገላውን ከዛ በኋላ እማዬ እና እህቴ ቁርስ ለማዘጋጀት ወደ ኩሽና ይገባሉ። እኔ እና አባቴ ደግሞ ጸሎት እናደርጋለን ማለት ነው። እናቴና እህቴ ቁርስ ካዘጋጁ በኋላ እኔ እኛ ሁላችንም አንድ ላይ ተሰብስበን ቁርሳችንን እንበላለን ማለት ነው። ቁርሳችንን ከበላን በኋላ ሁላችንም ወደየስራችን እንሄዳለን። እኔ ተማሪ ነኝ በጧት ወደ ተማሪ ወደ ትምህርት ቤት እሄዳለሁ። እማዬ ደግሞ የቤት እመቤት ነች እና እሷ እቤት እዚህ ትቆያለች። ነገሮችን ስታስተካክል እዚህ ትቆያለች። አባቴ ደግሞ ሹፌር ስለሆነ መኪናውን ከመኪና ማሳደሪያ ቤት አውጥቶ ሞተሩን አሙቆ ወደ ስራው ይንቀሳቀሳል ማለት ነው። እህቴም የ ባንክ ቤት ሰራተኛ ስለሆነች እሷ ደግሞ ወደ ባንክ ቤት ሄዳ የተለያዩ ስራዎችን ትሰራለች ማለት ነው፤ እና የጠዋት እለታዊ ተግባራችን ወይንም ደግሞ የሁልጊዜ ተግባራችን ይሄን ይመስላል ማለት ነው። ጠዋት ጠዋት ላይ እንደዚህ አይነት ስራዎችን ነው የምንሰራው እና አብዛኛውን ጊዜ ይሄንን ስራ የምንጀምረው ወደ አስራ አንድ ሰዓት ነው፤ እና ከዛ በኋላ የምንጨርሰው ደግሞ ወደ አስራ ሁለት ሰዓት ተኩል እስከ አንድ ሰዓት ባለው የጊዜ ልዩነት ውስጥ ነው ማለት ነው። እንግዲህ እድሉ ስለተሰጠኝ በዚህ ረድፍ በጣም አመሰግናለሁኝ። ስለዚህ እንዳብራራ ስለፈቀዳችሁልኝ ማለት ነው።

ምን የቤት ውስጥ እቃዎች ትጠቀማለህ ይላል ያሁኑ ጥያቄያችን? የቤት ውስጥ እቃዎችን በብዙ አይነት መንገዶች ልንከፋፍላቸው እንችላለን የቤት ውስጥ እቃዎች ማለት በቤት ውስጥ የምንጠቀማቸው የተለያዩ ቁሳቁሳቶች ማለት ነው። ለምሳሌ የጊቢ ውስጥ እቃዎች ልንላቸው እንችላለን በቤታችን ግቢ ውስጥ የምንጠቀማቸው ናቸው እነዚህ አይነት ቁሳቁሶች ለምሳሌ እንደ አካፋ አድዋማ ሆርዳ ዲጅኖ መዶሻ እና የተለያዩ ብረታ ብረቶች ይጠቀሱበታል ማለት ነው። በቤት ውስጥ የምንጠቀማቸው ደግሞ በሳሎን ጋር የምንጠቀማቸው የተለያዩ እቃዎች አሉ ለምሳሌ እንደ ምስለ መቅረጽ ወይንም ብፌ ወይንም ሶፋ ወይንም ደግሞ የተለያዩ ወንበራዎችም ይገኙበታል ማለት ነው። እንዲሁም በእቃ ቤት ውስጥ የምንጠቀማቸው የወጥ ማብሰያ ቁሳቁሶች አሉ ወይንም እቃዎች አሉ ማለት ነው ለምሳሌ እንደ ድስት እንደ ጭልፋ ማማሲያ ወይንም ደግሞ እንደ ማንደጃ ወይንም ደግሞ እንደ ሰፌድ ሞሰብ የመሳሰሉት ይጠቀሱበታል ማለት ነው እነዚህን ቁሳቁሶች የምንጠቀማቸው በዋነኝነት የቤት ውስጥ ምግቦችን ለማብሰል በምንጠቀምበት በምንፈልግበት ወቅት ነው ማለት ነው። እንዲሁም ቡና ስናፈላ የተለያዩ እቃዎችን እንጠቀማለን ለምሳሌ ከ ሲኒ ልንጠቀም እንችላለን ጀበና ልንጠቀም እንችላለን ወይንም ደግሞ ሲኒውን ወደ ላይ ገፍቶ የሚይዝልን ወይንም ሲኒውን ማስቀመጫም ይሆን ራካ ቦት ልንጠቀም እንችላለን ማለት ነው። እንዲሁም ደግሞ እነዚህን እቃዎች እኔ ብቻ ሳልሆን ሁሉም የቤተሰብ አባላቶች ይጠቀሙታል ያ ማለት ምንድነው? ይሄ እነዚህ የቤት እቃዎች በግል ሳይሆን በቡድን የምንጠቀማቸው ናቸው ማለት ነው። እንዲሁም ደግሞ የተለያዩ ነገሮችን ለመቁረጥ የምንጠቀማቸው የቤት እቃዎች አሉ ለምሳሌ እንደ የብረት መቁረጫ ሽቦ መቀስ ወይንም የሽቦ መቁረጫ መቀስ ቀላል የክር መቀሶች መርፌ ወይንም ምላጭ እንደዚህ እንደዚህ አይነት ነገሮችን ደግሞ ነገሮችን ለመስፋት እና ለመቁረጥ የምንጠቀምባቸው የቤት ውስጥ እቃዎች ናቸው ማለት ነው። እኔ እነዚህን ሁሉ እቃዎች እጠቀማለሁኝ በአጋጣሚ ሰሞኑን እቤቴ እየዋልኩኝ ስለሆነ እነዚህን ሁሉ እቃዎች የተጠቀምኩበት አጋጣሚ አለ ማለት ነው። እና እኔ ይሄንን ጥያቄ በዚህ መደምደም እፈልጋለሁኝ። አመሰግናለሁ ለሰጣችሁኝ ጊዜ

ሰላም ሰላም በድጋሚ እንኳን ተገናኘን ለማለት እፈልጋለሁ። አሁን የምናነሳው ስለ ኢንተርኔት ነው ማለት ነው። ጥያቄያችን መወያያ ጥያቄያችን ኢንተርኔት አለህ ወይ? ይላል። ያው መጀመሪያ እስኪ ስለ ኢንተርኔት ትንሽ ነገር በአማርኛ ልንገራችሁ። ኢንተርኔት ማለት ሰዎችን እርስ በእርስ ሊያገናኝ የሚችል ሰው ሰራሽ- በሰው የተፈጠረ ነገር ነው ማለት ነው። ይሄ ኢንተርኔት ብዙ ነገሮችን በውስጡ ያካትታል ማለት ነው። እና ሁሉም ሰዎች በአሁን ዘመን ላይ ኢንተርኔት ይኖራቸዋል ማለት ነው። እነዛ ሰዎች ምናልባት የሰለጠነ ሀገር ውስጥ ሊሆኑ ይችላሉ። ወይንም ደግሞ ዝቅተኛ ከሚባሉ ሀገራት ውስጥ የሚገኙ ሊሆኑ ይችላሉ ማለት ነው። እና ያንን ኢንተርኔት በመጠቀም ብዙ ነገሮችን ይፈጽማሉ። ለምሳሌ:- የግብይቶችን ወይንም- መጻጻፍ ሊሆን ይችላል። ወይንም የተለያዩ ማህበራዊ ሚዲያዎችን ማግኘት። ወይንም ደግሞ እነዛን መዳሰስ ሊሆን ይችላል ማለት ነው። እና ኢንተርኔት ይሄን ሁሉ ነገር እንድናደርግ እኛን ያግዘናል ማለት ነው። ኢንተርኔት እኔ አለኝ ኢንተርኔቴን የማገኘው ብዙ ጊዜ ከቤታችን ጋር ካለ የኢንተርኔት መላኪያ መሳሪያ ነው ማለት ነው። ያም ስሙ ዋይፋይ ይባላል ::እና ዋይፋያችን ጋር ብዙ- ጊዜ ጥገኛ የምንሆነው ኢንተርኔት ለመጠቀም ከእሱ ጋር ነው ማለት ነው ::አንዳንድ ጊዜ ደግሞ በሞባይሌ ወይንም በሲሚ- ኢንተርኔትን እያበራሁኝ እጠቀማለሁ ማለት ነው -እና ይሄ ነገር ወጪ የሚያስወጣ ቢሆንም ከዋይፋይ አንፃር ፈጣን የሆነ ኢንተርኔት ማግኘት ስፈልግ በዛ መንገድ በስልኬ ኢንተርኔት አብረቼ እጠቀማለሁ ማለት ነው። እና ይሄ ነገር ነው ማለት ነው እስካሁን ያለኝ ነገር እድሉ ስለተሰጠኝ በድጋሚ አመሰግናለሁ። መልካም ጊዜ።

በድጋሚ ስለተገናኘን አመሰግናለሁኝ ያሁኑ የመወያያ ርዕሳችን ደግሞ በመስመር ላይ ትማራለህ ወይ ይላል ማለት ነው? በመስመር ላይ ያው ብዙ ጊዜ በመስመር ላይ ተምሬ አውቃለሁኝ። ይሄ የሚሆነው የተለያዩ ኢንተርኔቶች ጋር በመ የኢንተርኔት ትምህርት ጋር በመመርኮዝ ነው ማለት ነው። ለምሳሌ እኔ አሁን ሁል ጊዜ እቤቴ ከአሥራ አንድ ሰዓት እስከ ምሽቱ ሶስት ሰዓት ድረስ በስልኬ በመስመር ላይ እማራለሁኝ ማለት ነው። እና ይሄን በማደርግበት ጊዜ የተለያዩ እውቀቶችን ከክፍል ውጪ ከማገኛቸው እውቀቶች ተጨማሪ ነገሮችን አገኛለሁኝ በተቻለ ሁኔታ ግንኙነቴን አዳብራለሁኝ ማለት ነው። እና የመስመር ላይ ትምህርት በጣም ደስ የሚለው ነገር ራሳችን በራሳችን ሁሉንም ነገር አሲዘን መስራት እንችላለን ማለት ቅደም ተከተሉን ወስነን መጀመሪያ ይሄን መማር እፈልጋለሁ ከዛ ይሄን እማራለሁ እያልን ቅደም ተከተሉን ጠብቀን መሄድ እንችላለን ማለት ነው። በእኛ በፈለግነው ማለት ነው። ነገር ግን በክፍል ውስጥ በምንማርበት ወቅት ብዙ ጊዜ የአብዛኛው ሀሳብ ተቀባይነት ስላለው እንዲሁም ደግሞ አንዳንድ ቦታዎች ጋር ደግሞ የመምህሩ ሀሳብ ብቻ ተቀባይነት ስላለው መምህሩ በሚፈልግበት መንገድ አስተምሮ ይወጣል ማለት ነው። ነገር ግን ይሄን ነገር በመስመር ላይ ትምህርት ብዙም አስቸጋሪ አይደለም ማለት ነው ምክንያቱም ተማሪዎች የፈለጉትን ነገር ማግኘት ስለሚችሉ ማለት ነው። እና አሁን አሁን ላይ ብዙ ጊዜ አለምን እየተቆጣጠራት እየመጣ ያለው እነዚህ የመስመር ላይ ትምህርቶች ናቸው ማለት ነው። ከክፍል ትምህርቶች በላይ እና አንዳንዴ እነዛን የመስመር ላይ ትምህርቶች እኔ በነፃ የማገኝበት አጋጣሚ አለ ለምሳሌ የሲስኮ የሚባል ትምህርት ቤት አለ። እና ሲስኮ የቴክኖሎጂ ትምህርት ቤት ጋር ይሄ የመስመር ላይ ትምህርት ቤት በጣም ጠቃሚ ነው። ምክንያቱም አንዳንድ የሚሰጣቸው ትምህርቶች ወይንም የሚሰጣቸው ጥናቶች ምንድን ናቸው በጣም ቀላል እና ነፃ ስለሆኑ ማለት ነው። እና በቀላል መንገድም ያስረዳሃል ማለት ነው። ለዛ ነው እንግዲህ አሁን ላይ እኔ በመስመር ላይ ትምህርት ጋር ትኩረቴን ያደረኩት እንዲሁም የተለያዩ ሌሎችም ነፃ የመስመር ላይ ትምህርቶች አሉ። እንዲሁም ደግሞ አንዳንዶቹ ደግሞ የሚያስከፍሉ የመስመር ላይ ትምህርቶች አሉ ማለት ነው። ብቻ በሁለቱም መንገድ ደግሞ አንዳንዶች ምን ይሰጣሉ? ሰርተፍኬት ይሰጣሉ ማለት ነው። ይሄ ሰርተፍኬት ወይንም የማረጋገጫ ወረቀት እንግዲህ ሊሰጥም ላይሰጥም የሚችልበት አጋጣሚ አለ ማለት ነው። እና ይሄ ነው ያለኝ ነገር እድሉ ስለተሰጠኝ አመሰግናለሁ

እሺ በድጋሜ ስለተገናኘን አመሰግናለሁኝ። በዚህ ቅዳሜና እሁድ ምን ታደርጋለህ ይላል ያሁኑ ጥያቄያችን? እንግዲህ ይሄ በጣም አስደሳችና የሚያነሳሳ ጥያቄ ነው ማለት ይቻላል ምክንያቱም ስለ ወደፊት እቅዶቻችን በቲንሹ የምንናገርበትና የምንገመግምበት ነገር ስለሆነ ማለት ነው። አሁን በሚመጣው ቅዳሜና እሁድ ወይንም በዚህ ቅዳሜና እሁድ እኔ ላደርግ የምችላቸው ነገሮች ምንድን ናቸው ብዬ ስዘረዝር? አንደኛ መንፈሳዊ ነገሮችን አደርጋለሁኝ ሁለተኛ ደግሞ አላማዊ ነገሮችን አደርጋለሁ ማለት ነው። ለምሳሌ ከመንፈሳዊ ነገሮች ብንጀምር ቅዳሜ እኔ ወደ ቤተክርስቲያን እሄዳለሁኝ። ከዛም ከቤተክርስቲያን ስመለስ የተለያዩ ምግቦችን ሰርቼ ለተቸገሩት ወይንም ለአቅመ ዳካሞች ወይንም ራሳቸውን መርዳት ለማይችሉ እሰጣለሁ ማለት ነው። እንግዲህ እሁድ ጋር ደግሞ በጠዋት ከቤተሰቦቼ ጋር ቤተክርስቲያን እሄዳለሁ ከዛ በኋላ ስመለስ እግዚአብሔርን የማመስገን ስነ ስርዓት ይኖረናል። ይሄ ፕሮግራም አለ ማለት ነው። እንዲሁም እሁድ ወደ ማታ አካባቢ ወደ አያቶቼ ጋር ሄጄ እጫወታለሁኝ እነሱንም አጫውታለሁ ማለት ነው። ነገር ግን አሁን ወደ አለማዊ ስራዊ ስመለስ ቅዳሜ ቀን ጋር ከዚህ ለመንፈሳዊ ህይወቴ ከማደርጋቸው ነገሮች በተጨማሪ ቅዳሜ ጋር የተለያዩ ነገሮችን አነባለሁኝ ማለት ነው። ያው እኔ እንደሚታወቀው የምህንድስና ተማሪ እንደመሆኔ መጠን የተለያዩ በየነ መርቦችን ለመስራት የሚያገለግሉ ነገር ትምህርቶችን እማራለሁኝ አነባለሁ ራሴን በእነዛ ለማዳበር እሞክራለሁ ማለት ነው። ለምሳሌ ልክ እንደ ፒኤችፒ የሚባል የኮምፒውተር መግባቢያ ቋንቋ እንዲሁም ደግሞ ፓይተን የሚባል የኮምፒውተር መግባቢያ ቋንቋ እና የመሳሰሉት የኮምፒውተር መግባቢያ ቋንቋዎችን በደንብ አድርጌ ለመለማመድ እና ለማንበብ እሞክራለሁ ማለት ነው። እሁድ ጋር ደግሞ እኔ ብዙ ጊዜ የእሁድን የምሰጠው ለሌሎች ነው ማለት ነው። የእሁድ ቀኔን ለሌሎች የምሰጥበት ምክንያት ያው እግዚአብሔር በእለተ ሰንበት ስላረፈ ከሁሉም ስራው ስለተቆጠበ ያው እኔም መስራት የለብኝም ብዬ ስለማስብ እሁድ ቀንን ስራም ካለ ለሌሎች ነው የምሰጥ። ወይንም ደግሞ እሁድ ቀኔን ሙሉ ቁጭ ብዬ ነው የማሳልፈው ማለት ነው። ለመንፈሳዊ ህይወቴ ከማደርጋቸው ተጨማሪ ነገሮች ውጪ ማድረግ ነው። እና እሁድ ቀን ጋር እኔ ከ ለመንፈሳዊ ህይወቴ ከማደርገው ነገር ውጪ ቁጭ እላለሁኝ ወይንም ወደ ውጭ ወጥቼ አትክልቶችን ዉሃ አጠጣለሁ። እና ደግሞ ወይንም ወደ ውጭ ወጥቼው የተወሰነ እራመዳለሁኝ ራሴን ለማዝናናት ወይንም ደግሞ የናፈቅኳቸውን ሰዎች አገኛለሁኝ እሁድ ከሰአት አካባቢ እነዚህ እነዚህን ነገሮች አደርጋለሁ ማለት ነው። እድሉ ስለተሰጠኝ በድጋሚ አመሰግናለሁ አሪፍ ውይይት እንደነበረን አስባለሁኝ። በጣም አመሰግናለሁ።

ቅሬታዎችን እንዴት ታስተናግዳለህ? ይላል ያሁኑ መወያያ አጀንታችን ቅሬታዎች መጀመሪያ ምንድን ናቸው የሚለውን ነገር መመልከት ያስፈልጋል ማለት ነው። ቅሬታ ማለት ወይንም ቅሬታዎች ምንድን ናቸው? አንደኛ ነገር እንደዛ ቅሬታ የሚባሉ ነገሮች በሙሉ አንድን ሰው ለሆነ ቅድመ ሁኔታ ወይንም ለሆነ ሁኔታ አለመስማማቱን ወይንም አለመፈለጉን የሚያሳዩ መገለጫዎች ልንላቸው እንችላለን ወይንም ደግሞ ያንን የሚያሳዩን ጠቋሚ ምልክቶች ናቸው ማለት ነው። እና ቅሬታ አንድ ሰው በሚያቀርብበት ወቅት ያ ቅሬታ አግባብነት ያለውም ሊሆን ይችላል አግባብነት የሌለውም ቅሬታ ሊሆን ይችላል። ዋናው እኛ መረዳት ያለብን አግባብም ምንነትም ቢኖረውም ባይኖረውም ቅሬታዎችን የግድ ማስተናገድ እንዳለብን ነው ማለት ነው። ለምንድን ነው ይሄን ያልኩት ሁሉም ሰው የተለያየ አመለካከት አለው ምናልባት እኔ ዘጠኝ መስሎ የታየኝ ላንተ ስድስት መስሎ ይታየሃል እንደማለት ነው። ስለዛ የተለያየ አመለካከት ወይንም አስተሳሰብ ስላለን እኛ ቅሬታዎችን መቀበል አለብን እነዛ ቅሬታዎች ጥሩም ይሁኑ መጥፎም ይሁኑ ማለት ነው። እና ከማንም የሚሆኑ ከማንም መቀበል ይኖርብናል ማለት ነው። እና ቅሬታዎችን እኔ የምቀበልበት መንገድ በዚህ መንገድ ነው። እነዛ ቅሬታዎች እኔን ለማሳደግ ወይንም ደግሞ የኔን ጉድለት ለመሙላት ሊሆን ይችላል ወይንም ደግሞ እነሱ እርግጥም ያልተመቻቸው ነገር ሊሆን ይችላል። ስለዛ እኔ ላይ ቅሬታ ሊያስነሱ ይችላሉ ወይንም ስለሆነ አሰራር ቅሬታ ሊያነሱ ይችላሉ። ስለዛ እኔ አሁን ቅሬታዎችን በዛ መንገድ አስተናግዳለሁ ማለት ነው። እነሱን በማይጎዳ መልኩ እኔንም በማይጎዳ መልኩ ጥሩ በሆነ ስነልቦናዊ መንገድ እኔ ወይንም አእምሮአዊ መንገድ እኔ የነሱን ቅሬታ እቀበላለሁ ማለት ነው ወይንም አስተናግዳለሁ ማለት ነው። እድሉን ስለተሰጠኝ ከልብ ከልብ አመሰግናለሁኝ የተለያዩ ቅሬታዎች መቀበል እና ማስተናገድ መቻል እንዳለብን ግን መቼም መረሳት የለበትም። በደህናው ሁኑ